በበጋ ወቅት ምን ታደርጋለህ ለሚለው ጥያቄ በበጋ ወቅት በበጋ ወቅት በበጋ ወቅት ማለት በእኛ አካባቢ እህል የሚሰበሰብበት ወቅት ነው በዚህ ወቅት ያው እህል ይሰበሰባል ደግሞ ይሄን ከተሰበሰበ በኋላ ምንድነው እርሻው ይታረሳል። ይታረሳል ማለት ነው ሁለቴ ሶስቴ ከዛ በላይ ስለሚታረስ ይሄ ይታረሳል ሌላው ደግሞ አጨዳዎቹ የታጨዱ እህሎቹ ይወቀጣሉ ደግሞ ምርቱን በንጹህ ቦታ በምናስቀምጥበት ነው ወይም ቦታውን የምናበጅበት ጊዜ ነው በጋ ወቅት ማለት ነው ስለዚህ በጋ ወቅት ስራ በጣም ሚበዛበት ወቅት ነው እና ደግሞ በልግ ወቅት ላይ ለአዘርት የምንዘጋጅበትን ምርትን ወይም ከወሎ ምርጥ ዘርን የምንመርጥበት ጊዜ ይሆናል

ቤትህን ምን ያህል ጊዜ ታጸዳለህ? ቤቴን ጠዋት ጠዋት ግዴታ ነው የጸዳል ማለት ነው በየቀኑ ጠዋት ጠዋት ነው የማጸዳው። ከዛ ውጪ አንዳንዴ እንግዳ ልመጣ ስል አጸዳለሁ በተመበተ ላይ ኬዞች ቤቱ ሊበላሽ ይችላል ለምሳሌ ስፔሻሊ ባልክ በልክ ሲሆን ወይም ክረምት ሲሆን ጭቃ ስለሚኖረው ሰው ጭቃ ይረግጠው ስለሚገባበት በጣም ይበላሻል በዚያን ሰዓት በጣም ማጽዳት አለብን ማለት ነው አመት ባዓል ሲሆን ደግሞ በተለየ ሁኔታ ቤቱ ሙሉ ሻውር ማለት ነው ከ ኮርኒስ እስከ እያንዳንዱ ግድግዳ በቀደመ ይጌጣል በተለያዩ መጋረጃዎች ይጌጣል በዚህ ሰዓት ቤት ይጸዳል ማለት ነው

አቧራ ችግር ይፈጥርብሃል የምለው ጥያቄ አባራ በጣም ነው ችግር የሚፈጥርብን። ለምን? አቧራ እግሬን ያበላሻል ጫማን ያበላሻል ልብስን ያበላሻል ለምሳሌ አሁን ጥንቅት ባላት ጊዜ ላይ በጣም ብዙ ጭፈራና ብዙ ህዝብ ማል ስንመላለስ አባባ በአፍንጫችን እስኪገባ ድረስ ብዙ ችግር ያመጣል። ጤናችን ላይ ችግር እስከሚያመጣ ድረስ ነው። ስለዚህ አቧዋራ በጣም እና አቧራ በአፋችን እና በአፍንጫችን ሲገባ ትኩስ ወተት የሚሉ የሚመስሉ ነገሮችን ትኩስ ሻያዎችን በቃ ትኩስ ነገርም መውሰድ አለብን ቶሎ በዚህን ሰዓት ይወጣል ማለት ነው። ቶሎ ታጥበንም ማስለቀቅ አለብን። ካልሆነ ያቧራ ሄዶ እዛ ሰንባችን አካባቢ ችግር ይፈጥርብናል ይችላል ማለት ነው። ስለዚህ አቧራ በጣም አስቸጋሪ ነገር ነው። አቧራ አቧራ ሰጠን የሚታወቀው የሳሙና ሳንቲም ራሱ ቀላል የሚባል

የስልክ ካሜራ ትጠቀማለህ? ለተባለው ጥያቄ የስልክ ካሜራ አዎ እጠቀማለሁ። ለተለያዩ ነገር እጠቀማለሁ ለመዝናኛ ሲወጣ ከጓደኞቼ ጋር ፎቶ ለመነሳት ይጠቀማለሁ። አንዳንድ ስራ ጉዳይ ለምሳሌ ኮንስትራክሽን ስራ ላይ እኔ ሲሰማራ ለላይኛው አለቆቼ ሪፖርትን በምንድነው የሚልከው በካሜራ ነው የመልከው ማለት ነው። ከዛ ውጪ ደግሞ አንዳንዴ በዓላት ጊዜ ላይ ካሜራ በጣም እንጠቀማለን። የስልክ ካሜራ ስፔሻሊ የሳምሰንግ ስልኮች ምናምን ጥሩ ናቸው። ስለዚህ ካሜራ እጅግ በጣም አስፈላጊ ነው። የተለያዩ ደግሞ ካሜራዎች አሉ። እነኚህን በጣም ጥዳት ያላቸውን መርጦ መጠቀም የግለሰብ የራሱ የሆነ ምርጫና የራሱ የሆነ እንደፊል በፊላጎት የተመሰረተ ምርጫ ይሆናል

እኔ የምወደው ወቅት የትኛው ወቅት ትወዳለህ ለምለው ጥያቄ እኔ የምወደው ወቅት ጸደይ የሚባሉት ማለት ነው። እነኚህ ከመስከረም ጀምሮ እስከ ህዳር ያሉ ወቅቶችን በጣም ነው የሚወዳቸው። ለምን ወቅቶቹ በአበባ የሚያጌጡበት ወቅት ነው፣ ንጹህ ወንዞቹም በጣም የነፁ የሚሆኑበት ወቅት ነው፣ ደሞ የፈካ ፀሀይ የምትወጣበት ነው። ክረምት ወቅትን ተሻግረህ ጸደይ ወቅት የምትወጣበት ነው። ብርሃንን የምታይበት ወቅት ስለሆነ በጽጌ አበረ አበባ የምያጌጡበት ወቅት ስለሆኑ በጣም የሚመቹኝ ወቅቶች ናቸው። በዚህ ሰዓት ላይ አዲስ ተስፋ አዲስ ህይወት ያለፈውን ዘመኔን ተሻግሬ የምመጣውን በፍቅር ተቀብለህ ከእግዚአብሔር ከፈጣሪ ጋር ሆነህ የምትታረቅበት ወቅት ስለሆነ በጣም የሚያስደስት ወቅት ቢኖር ይሄ ወቅት ነው ማለት ነው። ጸደይ ወቅት ነው። ወቅቶቹ በአራት ይከፈላሉ። ጸደይ አለ፣ በጋ አለ፣ በልግ አለ፣ ክረምት አለ። ከእነኚህ መሃል ጸደይ ወቅትን በጣም ነው እኔ የምወደው።

በልጅነት የምትወደው ጫወታ ምንድነው? ምን ነበር ለሚለው ጥያቄ በልጅነት እኔ በጣም የምወደው ጫወታ ቢኖር ሆሌ ነው ሆሌ ማለት የማስቀለ ጊዜ ጫወታ ነው በዚህ ሆልሎ ሆሌ ላይ ይጨፈራል ሁሉ ወጣቶቹ እርስ በእርስ ተቃቅፈው የሚጨፍሩበት ጭፈራ ነው ማለት ነው። በዚህ ሰዓት ሎሚ ይያዛል ሴቶቹ ደግሞ ከራቤ የሚባለውን ከበሮ ይዞ እነሱ በራሳቸው ጎራ ሲጫወቱ እኛ ደግሞ ለምንወዳት እዛው ሎሜ ወርወራ አለ። ሆሌ ላይ ደግሞ በቅኔ ማሞገስ አለ መደሰት አለ። ይሄ በጣም በውስጥ ዱዩ የሚፈጠር ነው ከበዓል ጋር ተያይዞ ማለት ነው። በዓሉም ግፋታ ስለሆነ በጣም የሚያስደስት ባሀል እና የሚያስደስት ጫ ወጣ ቢኖር ሃያ ያለቀ ሆልሌ ላሌ የሚለው ጭፈራ በጣም ነው የሚንወደው

ማዕድን ትጠቀማለህ ለሚለው ጥያቄ ማዕድን በዚህ ሰዓት አሁንም በጣም እንጃ ለማውጣትም በጣም ከባድ ሆኗል። ነገር ግን አሁን ማዕድን የድንጋይ ከሰሎችም ምናምን በአካባቢያችን አሉ። እነኚህ በጣም አስፈላጊ ናቸው በሆነ ሰዓት ይሄንን ማዕድን በቀላሉ ማውሰድ ይቻላል። ደግሞ ድሮ ድሮ ጊዜ ሰው ማዕድን አቅልጦ ማርጮ ስፔሻሊ በደቡብ ኢትዮጵያ ክልል መርጮ ሲሰሩ አውቃለሁ። ይሄ በመርጮ ሲገበያዮ ራሱ በጣም ነው የማውቀው። እና የድሮ ጥበብ አሁን በመክሰሩ ምክንያት በጣም እየተናደድኩበት ነው። የማዕድን ሚኒስተር ቢሆንም በዚህ ጉዳይ ላይ በአሪፍ ሰፊ የሆነ ጥናት ማድረግ እንዳለበት ነው የማምነው። ስለዚህ ማዕድን በጣም አስፈላጊ ነው። ብዙ ጌጣጌጦች የሚሰሩበት ነው ምንድን ነው? በቃ ማዕድንን የማይወድ ሰው የለም። ግን ደግሞ ድሮ ድሮ ጊዜ ሰው ማዕድን አቅልጦ ማርጮ ስፔሻሊ በደቡብ ኢትዮጵያ ክልል መርጮ ሲሰሩ አውቃለሁ። ይሄ በመርጮ ሲገበያዮ ራሱ በጣም ነው የማውቀው። እና

የሽያጭ ግቦች አሉህ ለምለው ጥያቄ? የሽያጭ ግቦች የሉኝም በራሴ በኩል የሉኝም። ግን እኔ በሚሰራው በማንግስት ስራ በኩል የተለያዩ የሽያጭ ጊዜዎች አሉ። እነኚህ ምንድነው? ኮንስትራክሽን ስራ ላይ እኔ አሁን ሲሰማራ የተለያዩ የሚኒፈፅምው ሽያጮች አሉና ደግሞ ግዢዎችን በዛው ልክ። አሉ ለምሳሌ አሁን እዚህ የፈረሱ ቤት እናፍርሳለን አፍርሰን ደግሞ ሌላ አዲስ ቤት እንሰራለን። በዚህን ሰዓት ምንድነው የምናደርገው? በጨረታ እናወጣለን ከዛ በኋላ ግቦችን እንመታለን ማለት ነው። ከዛ ደግሞ ይሄ በዚህ ብር ሌላ አዳዲስ እቃዎችን እናስገባለን። ስራ ግብአቴን የሚሆኑትን ማለት ነው።

የስራ ቦታ እንዴት? ነው የስራ ቦታ በጣም ጥሩ ነው። እግዚአብሔር ይመስገን ስራ ቦታ እኔ ደስተኛ ነኝ በስራዬ። ለምን ወድጄ ፈቅጄ በተማርኩት ፊልድ እያሰሩኝ ስለሆነ ማለት ነው። የስራ ቦታ የስራ ቦታ ላይ ያሉ አለቆች እራሱ ለኔ የቀና አመለካከት ያላቸው በመሆኑ በጣም ደስተኛ ነኝ። የስራ ቦታ የሚያስደስት ነው ግን የስራ ቦታ አንዳንዴ ካላስደሰተ ከባድ ነው ለምን በህይወቴ ለረጅም ጊዜ የምታሳልፍበት ቦታ የስራ ቦታ ከመሆኑ አንፃር። ስራ ቦታ መውደድ አለብህ በቃ! ደሞ ምቹ መሆን አለብህ። ካልሆነ ይሄ ወካይ ውቀይ ካለው ከህይወት ዘመን የሚበልጠውን ጊዜ በማይመች ሁኔታ ላይ ታሳልፈው ነው። ስለዚህ በዚህም በዛም ብለህ የስራ ቦታዎቹን በጣም ደስተኛ ለመሆን መጣር አለብን ማለት ነው። ስለዚህ የስራ ቦታ የሰው ህይወት ደስተኛ እንዲሆን ወሳኝነት አለው ማለት ነው። ስራቦታዬ እግዚአብሔር ይመስገን እኔ ደስተኛ ነኝ አለቆችን በጣም እወዳቸዋለሁ እነርሱም ይወዱኛል በእኔ ጥሩ አመለካከት አላቸው እኔም በእነርሱ በጣም ጥሩ አመለካከት አለኝ። ስራ ቦታ ይኖራል

በመስተዎት ላይ ምን ያህል ጊዜ ታያለህ የሚለውን? በመስተዎት ላይ ሲታይ ማለት የሚያዝናና ነገሮች አሉ ራስህን ሲታይ። ሰው በባህሩ በተፈጥሮ አምላኩን ስለሚመስል በቃ ሰው የሚያስደንቅ የሚያዝናና ነገር አለ እና በማስታወት በጣም ማየት እወዳለሁ። በቀን ኢቭን ሶስቴ አራቴ የማይበት ጊዜ አለ እሱንም አንዳንዴ የፀጉር ምናምን ተሰርቼ ምመጣሁ ቀን በደንብ ነው ማየው ማለት ነው። መስታወት ማየት በጣም ያስደስታል ጥራት ያለው መሰተወት አንተን ቆንጆ አድርጎ ሲያሳይ በውስጤ ላይ የሚፈጥረው ስሜት አለ። ሙሉ ለምሳሌ ሙሉ ሰውነቱን የሚያሳዩ ማስታወቶችን መልሼ አይተህ አለባበሴን እንዴት ባደርገው ያምርብኛል የሚለውንም ትወስናለህ። ስለዚህ በማስታወት ማየት በጣም

በሰአት የምትደርስ ስሳውን እንደተባለው ጥያቄ? በተቻለ መጠን በሰአት ለመድረስ እሞክራለሁ የትራንስፖርት ችግር እና ካቅም በላይ የሆኑ ነገሮች እስካላጋጠመ ድረስ በሰአት መድረስ የሚያስደስት ነገር ነው። ለምን? ቀጠሮ ስታከብር ሰውም አንተን ያከብራል። ሰው አንተን ሲያከብር ደግሞ በቃ ሰው በባህሩ ምንድነው? ክብር የምፈልግ ሁማን ቢንግ ነው ማለት ሰው ክብር ነው የሚፈልገው ክብር የሚስማማው ነው። ለምን? የተፈጠረበትን አላማውም ለክብር ነው በክብር ነው የተፈጠረው። የሚመስለውም ደግሞ የተከበረ አምላክ ውስጥ ስለሆነ በሰአት መገኘት ግዴታ ነው። ስለዚህ ብዛት መገኘትን ብናጸናው ጥሩ ነው። ልምድ ብናደርገው በይ ነኝ። በሰአት መገኘት እኛ አለ የለም ማለት ነው። በጣም የሚያስደስት ነገር ነው። እና በሰአት ለመገኘት እኔም አስባለሁ አሁን ራሱ አንድ ቀጠሮ ስላለኝ በሰአት ለመገኘት ይሄንን ስራ ላቆመወው ነው እየወደድኩት ቢሆንም ልክ

የምሳ እረፍት ምን ያህል ጊዜ ነው? እንደተባለው የምሳ እረፍት እኛ አንድ ሰዓት ነው በቃ አንድ ሰዓት እኔም ሰዓት እረፍት እናደርጋለን ያው ምንድነው ስድስት ሰዓት ለምሳ እንወጣለን ሰባት ሰዓት ላይ ለምሳ እንገባለን ስድስት ተኩል ለምሳ ለምሳሌ ሰባት ተኩል ለምሳሌ የምንግባበት አጋጣሚዎች አሉ ማለት ነው ይሄ ግድ ነው ለምሳሌ ያው ሞራል ይሰጣል የአረፈት ተንፈስ ብለህ እረፍት አድርጌ ሚሳ በልተ ትኩሱ ነገር ማወራረጃ እላዩ ላይ አድርጌ ለቀጣዩ ስራ የምትዘጋጅበት ሰዓት ነው ማለት ነው ሌላ ለምሳሌ ሽንትቤትም ቢሆን አንዳንድም መጸዳዳት ያለብኝ ነገር ብኖረኝ በዚህ ሰዓት ትጠቀማለህ ስለዚህ ለሚሳ የሚንጠቅመው ሰዓት ምኒመም ስንት መሆን አለበት? አንድ ሰዓት መሆን አለበት ማለት ነው በእኛ ህግም በኢትዮጵያ ህግም አንድ ሰዓት ነው የሚፈቀደው

እሳት ማንደድ ትችላለህ? ለተባለው ጥያቄ እሳት ማንደድ እችላለሁ ያው እሳት በድሮ መንገድ እና በአሁኑ መንገድ በቀላሉ እሳት ይነዳል በተለያዩ መንገድ። በክብሪት በመጠቀም። ካልሆነ እሳት ሌላ ቦታ ከጎረቤት በመዋስም ማንደድ ትችላለህ? አይ ይሄ ሁሉ ከለለ ደግሞ እንጨትን ከእንጨት ጋር አድርጌ አሽተህ በድሮ ሰዎች ማለት ነው መንገድ እሳት ማንደድ መፍጠር ትችላለህ። ከዛ በተረፈ እሳት አሁን ደግሞ በዘመናዊ መንገድ ምንድነው? በስቶቭ ላይ ከሰል ታደርግና በጣም በጋለ ስቶቭ ላይ እሳት። ከሰል ስታደርግበት ምን ይሆናል? ከሰሉ እሳትን ይፈጥራል በዚያን ሰዓት ማያያዝ ይቻላል ማለት ነው። ይቺን መንገድ አሁን አሁን እኔ በጣም እየተለቀምኩባት ነው ማለት ነው። ለምሳሌ። ስቶቭ ምግብ እየሰራሁ ቡና በከሰል ምድጃ እንትን ማድረግ ከፈለኩ ምንድነው የማደርገው? በጋ ላይ እንትን ላይ አንድ ብድግ አድርጌ አንድ ከሰል ታስቀምጣለህ በዚህን ሰዓት ምን ይሆናል? ይያያዛል በራሱ ማለት ነው። ከዛ ከሰሉን እሳት ማድረግ

ባዶ እግር መራመድ ታውቃለህ ለተባለው ጥያቄ ባዶ እግር ላይ አዎ ተራምጄ አውቃለሁ ትዝ የሚለኝ ምንድነው? በሰሞና ህማማት ጊዜ በሰሞና የህማማት ጊዜ ሰኞ ማክሰኞ እሮብ ሀሙስ እና አርብ እነኝህ አዎ እስኪ ቅዳሜ እሁድም ድረስ ማለት ነው። ኢቭን እሁድም ይጨምራል። አንዳንዶቹ እሁድም ጭምር እኔ ግን እስከ ቅዳሜ ምንድነው በባዶ እግር? እራመዳለው ማለት የተለያዩ ቦታዎችም እየሄድኩ ፈጣሪ ለኛ ያሳኘውን ፍቅር እሱ በኢሾክ ላይ እንዳረማመዱት። ይሄን ሲታሰበው አንተም ጫማ አውልቀህ ቢያንስ ጠጠሮጩ እግሮችን እየወጉ የእሱን ማስታወስ ስላለ ማስተዋስ ስላለብን በባዶ እግራችን ሄደን እናውቃለን ማለት ነው። ከዚያ ወጪ ደግሞ እርሻ ስትሰራ ጫማ ስለማይመች በባዶ እግር ነው የምንሄደው ባይመከርም ማለት ነው። በባዶ እግር ሄጄ

የስራ ጊዜው እንዴት? ነው እንደተባለው አሁን በአሁን በአሁን ባለው ሰዓት ላይ የስራ ጊዜ። እዚሁ ከሚኖረው አካባቢ ላይ አንድ ሰዓት ይሰራሉ እዛ እያሰራሁ ስለሆነ ብዙም አልቸገርም። ስራ ጊዜም በሲና በጊዜ እደርሳለሁ አንደኛ ስቶር ቁልፉም ይዤ ያለሁት እኔ ስለሆንኩ የስራ ጊዜ ሚሻማብኝ ሰው የለም። እና ይዛ የስራ ጊዜዬን አከብራለሁ ስራ ጊዜ እያለ እንደገና ቀጥሮ መያዝ አልፈልግም። የጊዜ የስራ ጊዜዬን በጣም አክብሬ ለማስከበር ነው ምፈልገው

ፋም ማብሰል ታውቃለህ ለሚባል ጥያቄ በጣም ይሄን ጥያቄ በነገራችን እና ከዚህ በፊትም ተጠይቄአለው። ደግነት አለው ጥሩ ጎን አለው። እና በጣም ካላበሰልን ጥሩ አይመጣም። ስለዚህ አዎ በፋም አብስዬ አውቃለሁ። እና የተለያዩ ጊዜ ነው በፋም ማበስለው በፋም ስናበስል ምግብን ያጣፍጣል። ደግሞ በዛ ላይ ደግሞ እንደዚህ የተጣበቀ ይሆናል። ስለዚህ ከዚህ በፊትም ይሄንን ጥያቄ ስለመለስኩ። አሁን ተመልሼ ባልገባበት ጥሩ ነው ሌላ ቻንስ ብሞክር

ሽቶ ትጠቀማለህ የተባለው ጥያቄ? ሽቶ ብዙ ጊዜም አልተጠቀመም። ግን አንዳንዴ የነኚህ የሱዳን ሽቶዎች እንደማው አንዳንድ አሪፍ መዓዛ ያላቸው ሽቶዎች። ሲኖሩ ስፔሻሊ ይሄ አብያተ ክርስቲያናት የሚጠቀሙበት አይነት ሽቶ እሱ ያስደስተኛል። እና አንዳንዴ እሱሞ ቢሆን ነው የሚጠቅመው እንጂ ሁሌ ሽቶ አልጠቅም። ስራዬም ሽቶ የሚያስገባን አይነት ሽቶ አይደለም። አሁን መደበኛ ስራዬ እንደዛ ሳይሆን በቃ ማሀንዴስ ነኝ በየሳይቱ ስለምዉል። ብዙም ለዛም የሚጋብዝ አይነት እንደ ዝነጣ የሚሆነ ስራ አይደለም ለእዛ ብዙም አለጠቀምም

ከጎረቤቶቼ ጋር ጥሩ ግንኙነት አለ የምለው ጥያቄ ከጎረቤቶቼ ጋር አዎ ጥሩ ግንኙነት አለኝ እኔ እግዚአብሔር እመስገን በባህሪህ በባህሪዬ ሰውን እላመዳለው። ከሰው ጋር ቶሎ የመግባባት ባህሪ አለብኝ ከዛ ብዙም አይከብደኝም ሰው ይወደኛል ሰውን ይወዳለሁ ሰው ያከብረኛል ሰውን አከብራለሁ እንደዚህ አይነት ባህሪ ብዙም የቤተሰብ ግብ የጎረቤት ጋር ጥላቻ ያለኝ አይደለም ጥላቻ ይልቅ ደስታ ተቀባይ ነኝ እና እግዚአብሔር መስገን በዚህ ይሄ ጉዳይ እንደምር ወደፊትም አጠና

ወተት የሚጠጣው ለተባለ ጥያቄ ወተት በጣም ነው የሚጠጣው ወተት መጠጣት ብዙ ጥሩ ጎኖች አሉ ሰውነትን ያጠነክራል። ደም ግብነት ወተት እንግዲህ ድሮ ሲነማርም ቢሆን አምስት ስድስት አይነት ኒውትረንትስ የተባሉትን ኒጥረ ነገሮቹን በውስጡ ያሟላ ነውና ወተት መጠቀም ያስፈልገናል ወተት ለመጠቀም ደግሞ የተለያየ አይነት አጠቃቀሞች አሉ አቆይተን የምንጠቀመው አለ ገና እርጎ አድርገን ማለት ነው ከዛ ደግሞ ትኩስ ወጣት አፍልተን የምጠጣበት ሁኔታ አለ። አይታውም ማይ ማለት በቡና አድርገን የምንጠጣው ነገር ትላለህ እሱ በጣም አስፈላጊ ነገር ነው እና ብለን ምርጥ ነው ብዬ አስብ

የ የጎረቤቶችን ድምጽ ትሰማለህ የተባለው? አሁን እዚህኛ ከተማ ኖሮ እንግዲህ ቅርብ ለቅርብ ያኖራል እዚህ እንደ ድሮ ቤት ጠንክር ያለ ማለት ወፍራማ ግድግድ ባለመኖሩ ይሰማል። አዎ ይሰማል ልረብሽም ይችላል። ይረብሻል አይረብሽም ማለት አይደለም በዛ ማሀል ተቻችለህ መኖር ነው እንጂ ድምጽ ሳይሰማ መኖር አይቻልም። ስለዚህ የጎረቤት ደምጽ በጣም ነው የሚሰማኝ እሰማለሁ ነገር ግን አይከፋኝም። ለምን? ኑሮ ከተማ ስለሆነ ነው ሰውም ደግሞ እየተረዳ ስለሆነ ልመርብሽ አይሞክርም። እንደዚህ አይነት ነገሮች አሉ ለማለት ነው

ሽማግሌዎችን እንዴት ታከብራለህ? ለምለው ጥያቄ ሽማግሌዎችን እያከብራለሁ ከሚቀመጥበት ወንበር ተነስቼ ቦታ በመስጠት። ደሞ በመታዘዝ ቅንነቱ በረከት ማለት ምርቃት በመቀበል በተለያዩ መንገዶች። ሺማግሌዎችን ማክበር አለብን ማለት ነው። ሺማግሌዎችን ሲታከብር አባት እናት አክብር የተባለውን ቃል ታስፈፅማል ትተገብራለህ ማለት ነው። እና የውስጣዊ እርካታ ታገኛለህ ማለት ነው

በቤት ውስጥ ወይም በውጪ መሆን ትመርጣለህ? የተባለ በ ከቤቴ ይልቅ ውጪ መሆን ያስደስታል። ይችን ጥያቄ ከዚህ በፊትም የመለስ ኳት ጥያቄ ስለሆነች። ቤት ውስጥ የሚያስደስትበት ጊዜ አለ ከቤት ውጪ የሚያስደስትበት በት ጊዜ አለ። ባለ ትዳር ከሆንክና ከልጄ ጋር ከሆንክ እቤት ውስጥ ትሆናለህ። አይ ላጤ ስትሆን ደግሞ ውጪን ትመርጣለህ። ይሄ በእኔ ብቻ ሳይሆን በተለያዩ ማህበረሰቦች እና በጓደኞቼም የማየው ስለሆነ

የምትወደው ቀለም ምንድነው? ስባል የምትወደው ቀለም አሮንጋዴ ቢጫ ቀይ የሀገሬ ስንደቅ አላማ በጣም ነው የምወደው። እኔ እረንጓዴ ቢጫ ቀይ ቀለም በሰማይ በቀስተ ደመናም የምናገኘው ቀለም ስለሆነ በጣም ተወዳጅነት አለው በውስጤ ለመንደረ እየሰረጸብኝ ነገር አለ። ይሄንን በውስጤ የሰረጹኝ የኢትዮጵያ አትሌቶች ናቸው ብዬ አስባለሁ። እና የምያስደስት ነገር ነው

ምን ያህል ጊዜ ታጥባለህ የተባለው ጥያቄ ራሱ ጥያቄ ነው። እና ችግር አለው እንደርሱ ከዚህ በፊት እንዳልኩት ልብስ ማጥበው በሳምንት አንዴ ቢሆን ነው። ከዛ በላይ ማጥበው አያሳልግም ለምን? በይሆናል ይበላሻል ማለት ነው። ልብስ በይሆናል ትኩረት ከምናደርገው ይልቅ በአቀማመጥ በአልባልስ ትኩረት ቢንደብስ ወይም ልብስ ስልታ ይጠላል።

የስራ ምግባር ታከብራለህ የተባለው ጥያቄ የስራ ምግባር አከብራለሁ የስራ ምግባር ከሚባሉት ውስጥ ታማኝነት ግልጽኝነት በጊዜ መገኘት። ደግሞ ተጠያቂነት ሀላፊነትን መወጣት ይሄና ይሄን የመሳሰሉት ሁሉ። የስራ ሀላፊነት ናቸው ምልኡነት የሚባለው። ይሄ ምንድነው? ግንዛቤ እንደምትሰራው ስራ። ግንዛቤ እንዲኖር የምታደርገው ይሄ ሁሉ አስፈላጊ ነገሮች ናቸው። እና ማክበር ያለብኝ ነገሮች ናቸው እያከበርኩም ነው

ኮፊያ ማድረግ የተባለው ጥያቄ? ኮፊያ ማድረግ አለወድም ምናልባት አንዳንዴ ብርድ ሲሆን ሹራብ ኮፍያዎች ጃኬት ላይ ያሉት ከልሆነ በስተቀር ኮፍያ ማድረግ አላወድም። አድርጌም አላውቅም ግን ያው አንዴ ብርድ ምናምን ሲሆን ሳትወደውም በግድ ሚታደርግበት ትችላለህ ሚታደርገው አጋጣሚ ሊኖር ይችላል። እንጂ ከዚያ ውጪ እኔ ክፍያ ብዙ አልወድም አልፈልግም

በተፈጥሮ ውስጥ መራመድ ትወዳለህ የሚባለው በተፈጥሮ ውስጥ ማለት ነው። አሁን በጫካዎች ውስጥ መራመድ አንዳንዴ ወንዞች መሃል መራመድ እንደዛ የመሳሰሉ ነገሮች ያስደስታል እና በጣም ነው የምወደው። እና ደግሞ እንትን በተራራ ላይ መጓዝ አለህ? ይሄን በተራራ የሚያሳስት ነገር ነው። በአጠቀላይ ምንድነው? በቅሬት የሚያደርግ ናቸው እንትን የሚያዝናኑ ናቸው

በዚህ ቅዳሜና እህድ ምን? ታደርጋለህ ለተባለው ጥያቄ በዚህ የዛመን ቅዳሜና እሁድ እንደ አጋጣሚ አመት በዓል ክብር በዓል ጥምቀት ስለሆኑ የጥምቀት ስራዎችን ይሰሙአል የጥምቀት ልብስ አዘጋጃለሁ ጥምቀት ባህሪን ለማክበር ታቦት ለማጨቅ ዘማዘግለማ እንትን ማለት በጣም ሁሎም ነገር አጠናቅራለሁ እና እንደዛ ነው የማደርገው። እና ልዩ ባጠፋው እንደነገርኳችሁ ጥምቅት ልዩ ነው ሆኖ ልዩ ሁሉ አለ ነው። ስለዚህ ይሄንን ነው የማደርገው ብዬ ተስፋ አደርጋለሁ

በመስኮት ቆንሞ መቅማት እዚህ ይወዳል በተባለው ጥያቄ በመስኮት ቆንሞ አዎ በጣም የሚወደው ለምን? ነፋሻማ አየርን ታገኛለህ በመስኮት ጎን ስትቀመጥ ኢቭን ከውስጥ ማለት ነው። በጣም ለአፍንጫችን የማያ ጠረን የሚወጣ አንኳን መስኮት ከፍተህ ትናፈስበታለህ በመስኮት መቀመጥ መቅመጥ ውጪውን እያየ እና ትዝናናበታለህ። ለምሳሌ መኪና ላይ ስትሆን መርከብ ላይ ስትሆን እንደዛ ሲሆን ደስ ይላል ማለት ነው

መዋቢያ ትጠቀማለህ እንደተባለው ጥያቄ መባው መዋቢያዎች አዎ እጠቀማለሁ ግን በዓላት ሲሆን እስከ ሲራቅን ውጪ ሰንበት ሲሆን ብዙም መዋብ ይጠቀማል። በዚህ ተውበን አንድ አንድ አንድ የመዝነኛ ቦታ ስትሄድ ሰርግ ስትጠራ ክርስቲን ስትጠራ የጊድ ነው። አብይ አስፈላጊ ነው አያስፈልግም አይባልም።

ልዩ ችሎታህ ምንድነው? ለተባለው የተለያዩ ችሎታዎች አሉ አናጺ እችላለው ግንበኝነት እችላለሁ ቀለም ቀቢ ሆኜ እችላለው እንደ ወታደር ተኩሸም አውቃለሁ። እንደ ቄስ ቀድሸም አውቃለሁ። ስለዚህ ልዩ ተስጦ ያለኝ ፖሊሲም ነኝ። ኢንጂነሪም ነኝ ካህንም ነኝ ይሄ እንኳን አይወራም። ብዙ

በፍጥነት መተየብ ትችላለህ? አዎ በፍጥነት ባይሆን መካከለኛ ነኝ በጣም ዘገንተኛም አይደለሁም መካከለኛ ነው መጠየብ ይችላል። እና አስፈላጊ ጉዳይ ነው። መጠየቅን ካልቻልን እንቸገራለን። ለዚች ጉዳይም ቢሆን ሰውን መጥራታችንን መለመናችንን ምናምን አገርተው ለዚህ የጦር አይደለም እኔ በበኩሌ በራሴ ብሰራ ነው የሚያስደስተኝ

የእቃ ቁጥጥር ታደርጋለህ የተባለው የይቃ ቁጥር ጥር አደርጋለሁ ከዚህ በፊት አሁንም ራሱ እየሰራሁ ያለው ስቶር ኪፐር ሆኜ ስለሆነ የእቃ ቁጥጥሩ እኔ አደርጋለሁ ግዴታም ስለሆነ ማለት ነው። ይሄ አብዛኛው በስነ ስርዓት ካልተቆጣጠርን አንድ ስራ ማሰራት በጣም ይከብዳል መስራትም በጣም ይከብዳል። ለምን? ላይጻ ጠረ ለእቃ ማንም ጠላት ነው። ማንም ቲቶሪ አድርጌም ስለዚህ የግድ ቁጥብጥን ያስፈልጋል ማለት ነው

ሲቲ ታመም ከስራ ትቆያለህ የተባለው ጥያቄ ሲቲ ታመም ከስራ ትቀራለህ የሚለውን ጥያቄ ነው የተካል ብዬ ተስፋ አደርጋለሁ። አዎ ከአቅም በላይ ከሆነ መቼስ ስራን በስኬታማ መጠን መስራት አይቻልም። ዝም ዝም ብሎ ይሄ ምንድነው? በማሳበብ በዓል ምጥነት ዝም ብሎ ስራ ስራ ላይ መቅረትም ጥሩ አይደለም። እና ይሄንም በራሱ አልደግፍም። ግን ከስራ በጣም ከታመምኩ እቀራለሁ እስካሁን ድረስ ግን ታምሜም አላቅም ከስራ ቀርቼም አላቅም እግዚአብሔርን መስገድ

የአምረር ሚና አለ የሚለውን ጥያቄ የአምረር ሚና ማለት አለኝ አሁን ያ ማለት አመራርነት ብቃት አለክ? ወይ አመራርነት ተስጦ አለ ወይ የአመራር ሆኔ ታውቃለህ ወይ? የሚለውን የሚተካ ይመስለኛል። አዎ አመራርነት ከሆንክ አመራር የሆነ ቦታ ላይ ብዙም ባይሆን አንዳንዴ ይሆናሉ ሲሆን ሀላፊነትህን ለመወጣት ጥረት አደርጋለሁ ማለት ነው። ይሄን አይቶ በቀጣይ ሰው ብዙ አመራርነት እንዲሰጣኝ ማለት ነው

የድርጅቱን ባህል ትወዳለህ ለተባለው ጥያቄ በጣም በጣም አድርጌ ነው የምወጣው የድርጅታችን ባሂል ያው ምንድነው ጺም ፀጉር ተስተካክል ዩኒፎርም አለባበስ ደሞ ሲጥበላ ሲራጥ ይኖሩ ሲጠጡ ሲባት ይኖሩ ሲታወሩ ስራት ይኖሩ እና እንደዚህ አይነት ስራት ስላለው በጣም ነው በህለችን የሚያስደስተን በጣም ነው የሚያረካን ማለት ነው።

ሌሎችን ማበረታታት ትችላለህ? የተባለውን ጥያቄ ሌሎችን አዎ አበረታታለሁ በተለያየ መንገድ። አበረታታለሁ እና ለምሳሌ የተከዘውን ያዘነውን ማበረታታት ማጽናናት አለ ለስራ ደምም አነሳሳት አለ። በሃይማኖት መንገድ ማንሳሳት አለ። በተለያዩ መንገዶች ማንሳሳት ስላለ ማበረታታት ስላለ የግድ ነው። አንዱ ከአንዱ ካልተበረታታን አንድ ቦታ ላይ መድረስ ስለማይቻል አይዞህ በርታ ማለት ግዴታ ነው። ሴቶችንም ቢሆን አካል ጉዳተኞችንም ቢሆን የተለያዩ ሰዎችን በተለያየ መንገድ ማበረታታት አለብን

የተኛውን ባህር ትወዳለህ? የተባለውን ጥያቄ ከዚህ በፊትም ተጠይቄ አውቃለሁ ባህል ጊፋታ ብያለሁ ያውም የደቡብ ክልል ወላይታ አካባቢ ዘመን ለወል መለወጫ በዓል ጊፋታ ይባላል ለሆሎሌ ሆሎ የሚባልበት ጊፋታ ዮዮ ማስቀላይ ዮዮ የሚባልበት ጮኮ ሙቾ በአጭራ የሚበላበት ቁርጥ የሚቋረጥበትን ይህንን ባህል ብያለሁ

ከስራ ባልደረቦቼ ጋር ጥሩ ግንኙነት አለህ ወይ በሚለው ጥያቄ? ከስራ ከስራ ባልደረቦቼ ጋር አዎ መልካም ግንኙነት አለን እግዚአብሔርን መስገን ከእያንዳንዱ ጋር ተዋደን ተፋቅረን እየሰራን ነው። ሲታመሙ ተጠያይቀን ሲቸገሩ ችግራቸውን ፈተን እንደዛ አይነት መንገድ ላይ ስናለን የለም ለማለት ይከብዳል አለን እግዚአብሔር ይመስገን። ይሄ ደሞ በላው ወደፊትም እንዲንቀጥል ነው ቢቀጥል ባይነን ለማስቀጠልም ጥረት እያረገን ስለሆነ አለ።

ቅጽል ስም አለ ለተባለው ጥያቄ ቅጽል ስም አለኝ የተለያየ ቅጽል ስሞች አሉ አንዳንዶቹ ባርች ይሉኛል። አንዳንዶቹ ታቤ ይሉኛል አንዳንዶቹ ደግሞ ኢንጂነሪ ይሉኛል አንዳንዶቹ ደግሞ የተለያየ ነገር ስለሚሆን አዎ ብዙ ቅጽል ስሜ አለኝ። እና እዛ ውስጥ የሚያስቀይሙኝም አይደለም

ጠዋት በስራ ላይ ምን ታደርጋለህ? ለምለው ጠያቄ ጠዋት ከዚህ ከቤት እንደወጣን ቁርስ ከበላን በኋላ ለምሳሌ እንደገባን ምንድነውምናደርገው። ዛሬ ምን ምን መሰራት እንዳለባት በቃ አለቆቻችን ጋር እንወያይበታለን። ከዛ ባለሙያዎቻችን ወደ የስራ ክፍላቸው ማስማራት ማለት ነው። ይሄ የመጀመሪያ ተግባር ነው ተልእኮ መውሰድ እና ተልእኮን መረዳት አንድ ነገር ነው

ይቅርታ መጠየቅ ቀላል ነው። ይቅርታ መጠየቅ ከባድ አይደለም ቀላል ነው ከባድም ነው። ይሄ መቼ ነው ከባድ የሚሆነው ሲደጋገም። ጥፋት ላይ ለድጋሚ በተደጋጋሚ እየተገናኘ ይቅርታ መጠየቅ። ጥሩ አይደለም ይሄ ይሄን እንትን ኳሊቲ ነው ያወርዳን ማለት ነው። ግን ይቅርታ መጠየቅ ዞሮ ዞሮ ካለመጠየቅ ይሻላል ማለት ነው። የህሌና እረፍት ሲላል ይቅርታ መጠየቅ የሚያስደስት ነውና። ይቅርታ መጠየቅ ቢለመድ ባይ ነኝ

የስራ እድገት ትፈልጋለህ የፈለክ ነው ወይ የምለው ነው? ለጊዜው አሁን ባልፈልግም ሰው መቼስ ባለበት ቦታ እዚያ እቆያለሁ እስከመጨረሻ አይልም። ሰው ልጅ እድገት ይፈልጋል በባህሪው በዛው ልጅ ነኝ እድገት ፈላጊ ነኝ የተሻለ ነገር ፈላጊ ነኝ። በተሻለ ቤት የተሻለ ደሞዝ የተሻለ ቁመና እንድንኖር ስለሚፈልግ። አዎ ማንም እንደምፈልገው ነው እኔም የፈለኩ ነው

ምን አይነት ጥቅማ ጥቅሞች አሉ የተባለው ጥያቄ እኔ ጥቅማ ጥቅም የተባለው ምንም የለም እግዚአብሔር መጽንቅን የቤት ክራይ የለብኝም በመንግስት ቤት እያለሁ እንዴ አንድ ጥቅም ነው። ሌላ ጥቅም አጥቅም ምንድነው? ሌላ ጥቅም አጥቅም እኮ ነው ብዙም ያለ አይመስለኝም። አንዳንዴ ሰርተን ምናምን ቀደመው ውጪ እያንዳንዱ ያበልብ የሰራልን እና እሱም። እንዴ ከሶስት ወር እንዴ ምናምን ቢሆን ነው ይሄ። አሁን እግዚአብሔር ታለ ከዚህ በኋላ ከዚህ ሲሊን ኮይስ። አለ ጋር በመጠበብ እንግዲህ ጥቅማ ጥቅም ላገኝ እችላለሁ ብዬ ተስፋ አደርጋለሁ

የድሮ ፎቶዎችን ትጠቀማለህ ትይዛለህ የተባለውን ጥያቄ አዎ ይቺ ጥያቄ ከዚህ በፊትም ተጠይቄበታል የድሮ ፎቶዎችን ይጠቀማሉ ይይዛለው የድሮ ፎቶዎችን መያዝ ብዙ ጥቅም አለው። አንዳንድ ጓደኞች ሙሉ ልታስታውስ ትችላለህ ያሳለፍከውን ህይወት ላይ እኮ ማስታወስ ትችላለህ ደግሞ የምትኖረውን ኑሮና ከዚህ በፊት የኖርክበትን ኖሮ ሁለቱን ሊታነጻጽረው ትችላለህ ከዚ ቡሃላ ደሞ ሁለቱን ከነጻጸርክ በኋላ ወደፊት ምን ማድረግ ይችላል ብለህ እቅድ የምታወጣበት ሁኔታ ሊኖር ይችላል የድሮ ማንነት ምን ነበረ ፀባይስ ምን ነበረ አሁን ደግሞ ምን ታሻሽሎዋልህ ለወደፊት ምንድነው ማስተካከል ያለብኝ የምለውን ሁሉም የምታጣራበት ስለሆነ

ምን አይነት መሳሪያዎች ትጠቀማለህ? የተባለው እና የተለያየ መሳሪያዎችን ይጠቀማሉ ለምሳሌ ቤተክርስቲያን ሲሆን ማግራፎን ይጠቀማሉ እዚህ ውድድር ሲሆን ጠመንጃዎቹን ኪላፊንኮቮቹን እጠቀማለሁ ሽጉጦቹን ሽግግር እጠቀማለሁ። እንደማህ ህንፃ ስላሳሰራ መዶሻ መጋዝ ይጠቀማሉ መትር ታፕ መትሮችን እጠቀማለሁ። ቱምቢው እጠቀማለሁ መፋስ ይጠቀማሉ ማንቄ ይጠቀማሉ። ደግሞ እጅ ዋሊኬን እጠቀማለሁ ዋሊኬን የውሃ እጎማዋሊኬ የሚባለውንም እጠቀማለሁ። ስለዚህ እኔ ብዙ እጠቀማለሁ

ተግባሪዎችን ታወርዳለህ የተባለውን ጥያቄ አወርዳለሁ ለምሳሌ ይሄ አሁን አሁን ዛሬ ራሱ ያወረድኩት መተግበሪያውጨ የምንድነው ሲል ኮን ሲል ኪዮ በተባለው መተግበሪያም አወርጃለሁ። ደሞ ባይናንስ አውርጃለሁ ሜታማስክ አውርጃለሁ። የተለያዩ ለምሳሌ የማወርዳቸው የተለያዩዎች አሉ ኢቢን እንኳን አሁን አሁን የምመጡ እነኚህ ኦንላይን ጋር የተያዙ ነገሮች የተለያዩ ነገሮች ስላሉ የተለያዩ እውቀት የሚገኙባት። ኢኮኖሚካል የራሴን የምታዳብርባቸው ብዙ የሚስተስተን ነገሮች ስላሉ። አዎ ለኛ ይጠቀማሉ

በእጅ መሸመን ታውቃለህ ለተባለው ጥያቄው በእጅ መሸመን እኔ አላውቅም። ማንም ያው አባት ወጪዎችን ያውቃሉ ለምሳሌ የኔ አባት ሸማና ስራ ይችላል ሌሎችም ደግሞ በጣም ሚችሉ ልጆች ሰዎች አሉ ማለት ነው። ይሄንን ባለመቻሌ ራሱ እጸጸትበታለሁ። ለምን ሽማና ስራ በርንጥ ችግሩ ምን መሰላችሁ? ይሄን ሲላ መናቃል። ስላሸማና እንትና ሸማና ነው ይባላል ያ ማለት በህብረተሰብ ውስጥ በታም የተቀበለ ሙያ ሙያው በጣም አስፈላጊና ተበላጊ ሙያ ሆኖ እያለ። ግን ሰው ስም የሚያወርድበት ነገር አለ። ሸማና ስራ በጣም አስፈላጊና የሚያስደንቅ። ይሄ የሰው ልጅ ስልጣኔውን የሚያሳዩበት እና ያሳዩበት ስራ ሆኖ እያለ። ስለሆነ ይህን ስራ የሚያበረታታ በማጣ በማጣቱ ምክንያት በባህል ይሄ ስራ። የታችኛው ስራ ተብሎ ስለሚታሰብ ስራው ትንሽ ተቋርጧል በዛ ምክንያት። በውርድ በመውራረድ እኛም ያልወሰድነው ነገር አለ እና ጥሩ አይመጣም እንደዚህ ሲሆን።

ምን አይነት ሙዚቃ ትወዳለህ የተባለውን ጥያቄ ምን አይነት ሙዚቃ ነው የምወደው። ወላይተኛ ላይ። አንድ ሙዙቃ አል ካወጣው እና ዘዋ ነው ኦፍ ሞስት ኪንግ ኢን ዘ ሳውዝ የሚለው እሱ በጣም ነው የምወደው። ንጉስ ካዎጦናን። የሚዘክር ሙዙቃ ነውና ጀግንነቱን እና የሚናገር ነው ደግሞ። ይሄ ሙዚቃ በጣም በእኛ በብሄሩ ተወላጆች ዘንድ ክቡር አለው። እውቅናም ያገኘነው እና ስለዚህ ታሪኩን ደግሞ ያውሳል። እና ይሄ ጥንካሬውን ያውሳል። እሱ ጠንክሮ የሚል አይነት ስሜት ለሚፈጥርብን ጠንክሮ በርቶ የሚል ነገር ደግሞ ስለሚያስደስተኝ ይሄንን። ሁሌም ነው የማዳምጠው ሁሌም ነው የምሰማው ፖለቲካ የለበትም። የሃያማኖት የብሄር የጎሳ ቲንኮሳ ስላሌለበት ያስደስተኛል።

እንደውም ጥቅም ላይ አዋለ ትችላለህ አይን ታጥታለህ ጥቅም ላይ ነው አለ ታደርጋለህ የምለው ጥያቄ። እንደገና ጥቅም ላይ ማለት የሚያንተን እንሲህ ማለት ነው የሱ ግዴታ ነው። እንደገና ጥቅም ላይ መባል አለበት አንተ ነገር ካልሆነ አስቸጋሪ ነው እንድትበላሸው ሁሉ አስወግደህ ሌላ ምርጥ የምታዝግባት ጥሩ ነው ጥሩ አይደለም መጀመሪያ ገጣ አይኖርም። ግን መጠገን ድጋሚ አገልግሎት እንዲሰጥ ማድረግ ማስደረግ። ይሄ ባህል እንዲሻሻል እንዲዳበር በጣም ነው እንደፈለግነው። እንደገና ካልተሰራ እንትን ነገር። ልክ እንትት በላሼ ሁሉ። አስወግደነው ሌላ የሚወገድ ነው በምለው እና በሳርቬጂ ውስጥ የገባንም የሄድክ የሆነ ጥሩ አይመጣም ማለት ነው። እና ኢኮኖሚያችን አቅማችን ሊያሻሽልን ግን አልችልም ማለት ነው።

ዛሬ የመጀመሪያው ምግብ ምን ነበረ ለተባለው ጥያቄ ዛሬ እኔ የምግብ እንግዲህ ጠዋት ጠዋት ጠዋት አልበላም ቀጥታ ሁኑ ቀጠሮ ስለነበረብኝ ለቀጠሮ ሄድኩ ከዛ ሲመለስ አሜሳት ሆነ አሜሳት አካባቢ ሲመጣ ይው ፍርፍር በለው በርግጥ ጠዋት ነበር የቁርስን ፍርፍር በለው የዛሬ የመጀመሪያ የቁርስ ምንድነው ፍርፍር ነበር በዛ ምክንያት ነው መሰለኝ ጮካራየን በጣም ትንሽ እንትን እያለው ነበረ አርፊ እጄም ስለበላው ነውና ይሄን ጥሩ አይመጣም እንደዚህ የሚሆን ሳይሆን መስተካከል አለብን ማለት ነው የመጋገብ ዘይቤያችን መስተካከል አለብን ማለት ነው።

ሴንት ብርድ ልብስ ይጠቀማል የተባለው ጥያቄ ይሄ ሲችሽና እንደ ሁኔታው ነው። ለምሳሌ በጋ ሲሆን አንድ ብርድ ልብስ ይጠቀማል በልግ እና ክረምት ሲሆነ ብርድ ስላለው እንትን መደረብም ትችላለህ ማለት ነው። ግን ያው ሁለት እስከ አንድ ማለት ነው የምንጠቅመው አንድ ወይ ሁለት ካልሆነ። አይሆንማ አሁን በወፍራም ልብስ አንድ ሁለት ከለበስክ በቂ ነው ማለት ነው። ከዛ በላይ ደግሞ ጠንክር ማለት አለበት ሰውነታችን ብርድ መልመድ አለበት ያልሆነ ጥሩ አይመጣም። እንደዛ ነው። ብርድ ልብስ ብዙ መጠቀምም ይሄን ያህል የሚመከር አይደለም ቢያሰንፍን እንጂ ሌላ ጥቅም ያለው አይመስለኝም። ግን ሰውነት ግን በስፖርት የሚጣጣን የምታዳብር ከሆነ ብርድ ራሱ ሊከላከልና ሰውነታችን ራሱ ብርድ ልብስ የሚሆንበት አጋጣሚ ቢፈጠር ጥሩ ነው ብዬ አስባለሁ

ሙዚየም መሄድ ትወዳልህ አዎ ይሄ ምንም ያለ ጥርር አዎ ነው መልሳችን ማንም የሚገባው አይደል። ሙዚየም ውስጥ ብዙ ነገሮች አሉ ቅርሳ ቅርሶች አሉ። ባህልን የሚገልጹ የድሮ ስልጣኔን የሚንሳዩ እና በጣም የሚያስደስቱ ነገሮች አሉ ማለት ነው የሚያዝናሉ ነገሮች አሉ ሙዚየም ላይ ስለዚህ ሙዚየም ሄደን ማንም ይወዳል የሚጠላ የለም ማለት ነው። እኔ ሙዚየም ያው ሄጄ አላውቅም ለማለት አውቃለሁ አንድ ሁለት ሶስት ሙዚየሞችን ጎብኝቻለሁ። ለምሳሌ እዚህ አዲስ አበባ ላይ ያለው ሙዚየመ እንትን ይሄ ሙዚየም እና ቱርዚየም እና ሙዚየም ሚኒስተር አካባቢ ያለው እዚህ አራት ኪሎ ያለው ነገር ቆይቻለሁ። እራት ኪሎ ያለው ራሱ የቅድስ ሲላሴ ቤተክርስቲያን ራሱ ሙዚየም ብሎ የተለያዩ ሀውልቶች አሉ የተለያዩ ነገሮች ስላሉ ሙዚም ነው። ሙዚም ፓርኮች ለምሳሌ አንበሳ ኢንተርናሽናል ፓርክ ነች ሳር ስትገበኙ በቃ በጣም ደስ ይላል ማለት ነው። እና ሙዜየም ማለት የዝሮ ቅርሳ ቅርሶች ያሉበት ቦታ ሲሆኑ ማንም አባባል አይደለም

ፀሀይ ስትጠልቅ መመልከት ትወዳለህ? አዎ ፀሀይ ስትጠልቅ መመልከት ያስደስታል ለምን የሆነ ቀይ የሆነ በጣም የሚያመራ ሁኔታ አለ ማለት ነው ፀሀይ ሊትጥል ስትል በጣም ነው የምታምረው አንደኛ ለአይናችን ምቹ ሆና ትታያለች የሚያዝናና ወይም በአእምሮአችን ውስጥ እንዲሁ ደስታ የሚፈጥሩ ሁኔታዎች አሉ እና ፀሀይን መመልከት በጣም ያስደስታል ልትጠልቅ ስትል እና ገና ደግሞ ልትወጣ ስትል ፀሀይ ገና እንትን ስትወጣ ማለት ነው ያውም ገና ጮራው ማለት በጣም ያስደስታል ማለት ነው።

የትርፍ ጊዜ ማሳለፊያዎች ምንድን ናቸው? ለተባለው ጥያቄ የትርፍ ጊዜ ማሳለፊያ እኔ ብዙ ጊዜ ፑል ቤት ነው የማሳልፈው ከጓደኞቼ ጋር ፑል እየተዝናናው ደግሞ ዲኤስቲቪ ሄጄ ጨዋታል ነው መከታተል እንደሚያወጣው። የትርፍ ጊዜ እዛቱ እንደኚህ ናቸው ከዛ በተረፈ ቡና የጠጣን መንፈሳዊ ጋር ወሬ ማውጋት ነው። እና ከዛ ውጪ ብዙ ስራው ስራ የለኝም። እና ትርፍ ጊዜ ሲሆን እንደዚህ አይነት ስራዎችን ነው የምሰራው

የትንኝ መረብ ትጠቀማለህ ለተባለው አዎ? የትንኝ መረብ እጠቀማለሁ ለምሳሌ አልጋ ላይ እንጠቀማለን ይህም ማለት። አንዳንዴ ክረምት ካለፈ በኋላ አንዳንድ ቦታ ላይ ምንድነው ውሃዎች ይተኙና እዛ ላይ ትንኝ ይፈጥራሉ በዚያን ሰዓት። ለወባ ወረርሽን የሚያጋልጡ ሞስኪቶ የምትባለዋ ማለት ነው። እና ስላሉ እነኝህ መራቢያ ቦታ አመቺ ሲሆን ምንድነው እንደ ውሃ ባሽታ እንዳንጋለጥ። ያ የትንኝ መረብ ጥቅም አለው ማለት ነው። ስለዚህ ይሄንም እንጠቀማለን። ሌላ ሌላ በተለያየ ጊዜ በተለያዩ ቄዞችን መጠቀም እንችላለን

ምን አይነት ስልክ ትጠቀማለህ? የሚለ ውን እኔ የምጠቀመው ስልክ ብዙ ጊዜ ሳምሳንግ ስልኮችን ነው የምጠቀመው እነኚህ ደስ ይሉኛል። ለምን እንደሆነባላውቅም ሳምሰንግ ስልኮች እስካሁን ድረስ እነርሱ ናቸው የምጠቀመው። እኔ ሌላ ለምን እንደሆነ ገዝቼም አላውቅም። ደግሞ እንትን አይልም ማለት ነው። ስለዚህ ሳምሰንግ ስልኮችን ነው የምጠቀመው። ሌላ ሌላ ሰዎች ይጠቀማሉ ግን ደስ አይለኝም ለምንድነው? የለመድኩት ሳምሰንግ ስለሆነ ማለት ነው

የቤት እንስሳ አለ ለተባለው ጥያቄ? አዎ የቤት እንስሳ አለኝ አህያ አለኝ አንድ አንድ በሬ አለኝ አንድ ላም አለች ልትወልድ የደረሰች። በግ አለኝ ፍየል ነው የለለኝ እውነት ለመንገር ፍየል የለኝም። ለምን አካባቢው በጋ ማለት ደጋ ከመሆኑ አንፃር። በግ የሚፈለው ደግሞ ወደ ቆላ አካባቢ ስለሚፈልግ ፊየል የለኝም። ሌሎች አሉኝ ባይበዛም አንዳንድ አለኝ አልዋሽም

ጥላ ወይስ ፀሀይ ትመርጣለህ? ለተባለው ጥያቄንም ያው ሁለቱም እወዳለዉ። ጥላም የሚያስፈልግበት ሰዓት አለ ፀሀይ ሚያስፈልግበት ሰዓት አለ ለምሳሌ ጡዋት አከባቢ ቀና ብርድ ስለሆነ ምንድነው ፀሀይን ነው የሚናፍቅክ ከዛ ቦኋላ ወደ ከሰአት ቦኋላ ሲሆን ፀሀይ ሲበረታ አናት ላይ ሲቆም አከባቢ ምንድነው የሚያስፈልገው? ጢላ ነው የሚያስፈልገው ስለዚህ ጥላም አይጥፋ ፀሀይም አይጥፋ ለማለት እፈልጋለው። አሁን ለምሳሌ እዚህ ቶፕ ቱንዱራ አከባቢ ያሉ ሰዎች ፀሀይ ይናፍቃቸዋል። ይሄን ደግሞ መሬት ወገብ አከባቢ ያሉን እዚህ ኢትዮጵያ ሰመራ አፋር አከባቢ ያሉ ደግሞ ኧረ ምንድነው ይሄንን ቀዝቀዝ ብታረግልኝ ይላሉ። ስለዚህ ሁሉም ነገር አመዛዛኝ ተመጣጣኝ መሆን ያስደስታል እንጂ ይሄ የሆነ እወዳለሁ ይሄንን አልወድም ለማለት አልችልም ሁለቱንም እወዳለው። ግን ሲወድ ደግሞ ምንድነው? እንደ አስፈላጊነቱ ነው ሚወደው።

ገንፎ ትበላለህ? የምለውን ጥያቄ ገንፎ የምበላ የወለደ ሰው እኔ ግን ገንፎ አይመጣኝም ለምን ገንፎ ሲበላ እንቅልፍ እንቅልፍ ይለኛል ያ ሰንፋል ደግሞ ከተኛ ለመነሳትም እንትን አይደለም ማለት ነው ስለዚህ ጋንፎ ብዙም አልወድም ከጋንፎ ይልቅ እኔ የምወደው ነገር ብኖር ምንድነው ይሄ አሉ ባህላዊ ምግቦች በጋንፎ መልክ የሚሰሩ እነኚህን እነኚህን እኔም ያህል ይጠቅም

መዝገቦችን መዝገቦችን ታስቀምጣለህ የሚል አሁን አዎ መዝገቦቹን በስነ ስርዓት አስቀምጣለሁ መደርደሪያ መኖር አለበት መደርደሪያ አለኝ ጥሩ መደርደሪያ አለኝ በዚያ የተለያዩ መዝገቦችን አስቀምጣለሁ ማለት ነው። አሁን አንዳንዴ ተራ ቁጥር አስዪዘህ የምታስቀምጠው መዝገብ በጥሩ ሁኔታ ተደራጅቶ ሲቀመጥ አንስተህ ለማንበብም ለማንበብም አንብብ አንብብ የሚል ስሜትን ይፈጥራል በውስጥህ ማለት ነው። ስለዚህ መዝገቦቹን በስነ ስርዓት ማስቀመጥ ጥሩ ጎን አለው ማለት ነው። በንጹህ ትወለውላቸዋለህ መዘገቦቹን አቧራ በማይነካ መልኩ ተስቀምጣለህ ማለት ነው። እንደዚህ ሲሆን ጥሩ ነው ለምን አይበላሽም ማለት ነው። መዝገቦቹ እነኚህ የተመዘገቡ ነገሮች የሆነ ሰዓት ላይ በእርግጠኝነት ያስፈልጋሉ ባያስፈልጉህ እንኳን ታስታውሳቸዋለህ እያነሳ እያነበብክ ስለዚህ መዝገብ አያያዝ ላይ ጥንቃቄ መወሰድ አለበት ብዬ አስባለሁ።

መንዳት ትችላል የሚለውን ጥያቄ አዎ መንዳት እችላለሁ። መንዳት መቶር ሳይክል እነዳለሁ መኪናም እነዳለሁ። ግን መኪና ከባባድ መኪናዎችም መንደት አልችልም ትናንሽ መኪናዎችን ደረጃ አንድ ማለት ነው ማንጃ አለኝ። በጣም የሚችሉ ባስኪሎቶች ሞተር ሳይኪሎውች መንዳት እችላሉ። ከዚያ ውጪ ደግሞ መንዳት የምችለው ምንድነው? አህያ መንዳት እችላለሁ። ፈረስ ጋሪን መንዳት እችላለሁ። እና መንዳት መርከቦቹን መንዳት አንደኛ አይነቶቹን ነገር ደግሞ ባቡሮች ትላልቅ ከተማ ባሶችን እና ትላልቅ መኪናዎችን ቢነዳ ደስ ይለኛል። ግን ለነኛ ይቀራል ገና አፕግሬድ ማድረግ አለብኝ ማለት ነው።

በየትኛው ቀን ወደ ገበያ ትሄዳለህ? ተብሎ ለተጠየቀው ጥያቄ ሀሙስ ሀሙስ ነው ሀሙስ እና ደግሞ ማክሰኞ ማለት ነው። በአጠገባችን እኛ አሁን ባደግኩበት አካባቢ በብያለሁ። ሀሙስ ነው ገበያ ከዛ ውጪ ደግሞ ያለው ማክሰኞ ነው በወረዳችን ላይ ያለው ማለት ነው። ሀሙስ የቀበሌ የቀበሌ ገበያ ስትሆን የወረዳው ከተማችን ደስ ተፋ የሚለው ደግሞ ማክሰኞ ማክሰኞ ነው የሚውለው ማለት ነው። እና በእነኚህ በሁለቱ ቀን ወደ ገበያ እሄዳል

የምትወደው መጽሐፍ ምንድነው? ለተባለው ጥያቄ የሚወደው መጽሐፍ ውዳሴ ማርያም የሚባል የቤተክርስቲያን መጽሐፍ አለ እሱን ነው። ጠዋትም የዘውትር ጸሎት በውስጡ አለበት። ደግሞ የየእለቱ ሳምንታት ውስጥ ባሉ ሰኞ እስከ እሁድ ያ አሉ። የዕለታት ውዳሴ ማርያም አለ ያ ማለት ውዳሴ ማርያም። ስሙ ነው እንጂ በውስጡ የሚያመሰግነው ኢየሱስ ክርስቶስና እግዚአብሔር አብ ወልመንፈስ ቅዱስና የሚያመሰግነው። ከዛ ውጪ ደግሞ ምንድነው? የምኖረው እዚህ ውዳሴ ማርያም ውስጥ። አንቀጸ ብርሃን ቅዱስ ያሬድ ያደረሰው አንቀጸ ብርሃን የሚባል መጽሐፍ ክፍል አለ። እሱም ልክ እንደ ውዳሴ ማርያም የሚያመሰግነው ማርያምን ኢየሱስ ክርስቶስንና እግዚአብሔርን ያመሰግናል። ሌላው ደግሞ ምንድነው? ያለው በውስጡ። የዩድስዋ መልእክት የሚባል መጽሐፍ ቅዱስ ክፍል አለ ማለት መላእክት ማርያምን ያመሰገኑበት ምስጋና ማለት ነው። ይሄም አለ። ስነ ጎልጎታ አለ ስነ ጎልጎታ የሚባለው ደግሞ እመቤታችን ቅድስት ደንግል ማርያም ስኔ በጎልጉታ በልጁ መቃብር ላይ ሆና የጸለዮቹን ጸሎት የሚያስታውስ ጸሎት አለ። ከዛ የሄሌና ጸሎት በስተመጨረሻ ማለት ነው። ይሄ በጣም የሚያስደስተኝ ነው እና ሁል ጊዜ የምንጠቅመው ነው። በጣም በረከት የሚያዝገኝ ነው እናንተ አድማጮቹም ራሱ ይሄንን መጽሐፍ እንድትደግመው በዚህ አጋጣሚ እጋብዛችኋለሁ

ጨው ብዙ ትወዳለህ? ይለኛል። ጨው ብዙ ትወዳለህ የሚለውን ጥያቄ ጨው ብዙ? አልወድም ጨው ብዙ መውደድ ማለት በጣም ችግር ነው። ጨው ለሰውነታችን ብዙ ጥቅም ከጥቅሙ በርግጥ ይጠቅማል አይጠቅምም ማለት አይደለም ግን የሚያስፈልገን ያክል። ከምንበላው ስለምናገኝ ጨው ባይበዛ ይመከራል። ለምን ጨው ኩላሊትን ስራውን ያዳክማል። ጨው ብዙ ከጥቅሙ ይልቅ ሶዲየም ስለሆነ ክጥቅሙ ይልቅ ከጥቅሙ ይልቅ ጉዳቱ ያመዘነ ነው። ግን። አሁን እኔ በኛ ቤት አንድ ልጅ አለች ሁልጊዜ ጫው ምታበዛ አለች። እሱውን ተመከሪ ታይ ጫው አታብዢ ሲል አትሰማንም። ይሄ እሷም እንግዲህ አንድ ቀን እንደው ምክር የሚሰጣት ሰው ብኖር ደስ ይለኛል ሲነግረውት እንኳን አይገባትም

ኮምፒውተር መጠቀም ትችላለህ? አዎ ኮምፒውተር መጠቀምን በስነ ስርዓት እችላለሁ። ቤዚክ ኮምፒውተር ስኪል የተባሉት አሉ። እነኚህን ለምሳሌ ወርድ መጽሐፍ እችላለሁ በአማርኛም በእንግሊዝኛም መጽሐፍ እችላለሁ። ይሄን ደግሞ ሌላ ኤክሴል ፋንክሽን ኤክሴልን መጻፍ ኤክሴል ላይ መስራት እችላለሁ። ደሞም ሌላ ምንድነው? እነ ኝ በኤክሰል ተደግፌ ቻርቶችን መስራት ደግሞ ግራፎችን መስራት እችላለሁ ማለት ነው። እና ኮምፒውተር ካልቻልን በዚህ ሰዓት ለዚህ ጀነሬሽን በጣም ከባድ ነው። ለምን ሁሉም ስራ የሚያያዘው ከኮምፒውተር ጋር ስለሆነ ኮምፒውተር መልመድ አለብን። ከኮምፒውተር ጋር ሁል ጊዜ ቤተሰብ መሆን አለብን ማለት ነው። ነገር ግን አሁን በእኛ በዚህ ሀገር በኢትዮጵያ ችግሩ ምንድነው? ኮምፒውተር ዋጋው በጣም እየተወደደብን ነው ማለት ነው። እኛ ኮምፒውተር በእንዲሁ በቀላሉ በመንግስት ቤት ካልሆነ በስተቀር በግል ደረጃ ገዝተን አንጠቀመውም። ግን ሌላ ሀገር መንግስት ሰራተኛ ስትሆን ኮምፒውተር ይሰጥ ነበር። እዚህ ኢትዮጵያ ግን መንግስት ሰራተኛ ስትሆንም ኮምፒውተር አይሰጠንም ይሄ ይሄ ተግዳሮት ነው። ስለዚህ ይሄ ለወደፊት እንዲቀርብ ኮምፕሌይን ማቅረብ አለብን ማለት ነው

ወይ ቀርክኝ ነው የሲልኬን ባትሪ ምን ያህል ጊዜ ይቆያል የምለውን ጥያቄ የሲልኬ ባትሪ ጥሩ ነው። ኦሪጅናል ነው አንድ ሶስት ቀን ይቆያል ማለት ነው። በጣም ከጎረጎርኩኝ እኛ ደግሞ እነኚህ ብዙ ኦንላይን ላይ ማህበራዊ ሚድያዎች ምናምን ስከታተል ያው አንድ ሁለት ቀን ሊሆን ይችላል እንጂ ከዚያ በላይ ሶስት ቀን አራት ቀን ሊቆይ ሁላ ይችላል ማለት ነው። አስተማማኝ የስልክ ባትሪ አለ። አስተማማኝ የስልክ ቻርጄር አለኝ ከዚህ በፊት በጣም አስቸጋሪ ነበረኝ አንድ ስልክ የነበረው። እና ከዚያ በሱ በሱ ተናድጄ ነው እችን ስልክ የገዛሁት ባትሪው በጣም ተመዝገኝ ነች

የመንገዴን ስም ታውቃለህ? የምለውን አዎ የመንገዴ ስም አውቃለሁ። ለምሳሌ የተለያዩ መንገዶች አሉ አሁን ለምሳሌ የሃጫሉ ሁንዴሳ መንገድ የሚባል አለ። የፍሬው አልታዬ መንገድ የሚባል አለ። የሚኒሊክ መንገድ የሚባል አለ። ደግሞ የ አቡነ ጴጥሮስ መንገድ የሚባል አለ። እንደዚህ መንገዶች ሁሉ ስምአላቸው የእያንዳንዳቸው መንገድ ጎዳናዎቹ ሲሰየሙ እንደዛ አይነት ስያሜ አላቸው በጀግኖቻችን ስም ይሰየማል ማለት ነው። ለምን ስማቸው እንዲጠራ ስማቸው እንዳይሞት ማለት ነው። ስለዚህ የመንገዳችንን ስም እናውቃለን

ቅመማ ቅመም የበዛበትን ምግብ ትወዳለህ ለሚለው ጥያቄ? ቅመማ ቅመም የበዛበትን አዎ ምግብ ቅመማ ቅመም ምግብ ያጣፍጣል ቅመማ ቅመም መድሃኒት መድሃኒትነት አለው ቅመማ ቅመም እንግዲህ ያው እንደ ስሙ ቅመም ነው። በቃ የሚጣፍጥ ነገር ነው እና ምግብን የሚያጣፍጥ ነው። ስለዚህ የበዛ ምግብን ነው እወዳለሁ በጣም ነው የሚወደው ግን አንዳንድ ጫጋራ የሚነከ አለ ማለት ነው። ስለዚህ

የጥዋት ወይም የማታ ሰው ነህ የምለው ነው። ምን ለማለት እንደተፈለገ በስነ ስርዓት ባይገባኝም። የጥረት ሰው ነው የማታ ሰው በርግጥ የተለያየ አረዳድ አለ ማለት ነው። የማታ ሰው ማለት የማታ ሰው። ከጠዋት ሰው የሚለይበት አንድ መንገዶች አሉ ያ ማለት። ለማታ ለማታ እያለ ስራዎችን ይሰራል ማለት ነው። ለምሳሌ ጥሩ ስራዎችን ሲሰራ ይሄ እንደማህታ ለኔ ጥሩ አይደለም ማታ ማለት መጨረሻው የኛው ሰዓት በስተርጅና ጊዜ ማለት ነው። የበስተርጅና ጊዜ ይሄ ለኔ ጥሩ አይደለም። አቅሜ ሲደክም ጉልበቴ ሲዝል አይኔ ሲፈዝ ይሄንን ጥሩ አይደለም የመነው ነው። የጧት ሰው ማለት አሁን በልቼ አሞጥ ጠጥቼ ከዛ ሞታለሁ ሞት አይቀርም ምናምን የሚለው ሰው ነው። እኔ እንደዛ ሰው አይደለም እንደዚህ በዚህ እርዳታ የማታ ሰው ነኝ

ምን አይነት የሙቀት መጠን ትወዳ ትመርጣለህ የተባለው? እኔ ሙቀት ቀዝቀዛ አልወድም ግን ምቃት ሙቀትም ከባድ ሙቀት አልዎድምበቃ ወይናደጋ አይነት አካባቢ አለ እዛ አካባቢ ያሉ ሞቃታማም አይደለም ብርዳማም አይደለም እንደዛ አይነት ሙቀት ነው የሚመቸኝ። የአዲስ አበባ ሙቀት ትንሽ ብርድ ብርድ አለው ስለዚህ እሱ ብዙም አይመቸ ኝም እኔ የሚመቸኝ የአዋሳ አየር። ነው የሚመቸኝ ያ አርባ ምንጭ አየርም ብዙም አይመቸኝም ትንሽ እሱ ደግም ሞቃታማ ነው። በቃ የአዋሳ አየር ተስማሚ ነው። ማለት ካልሆነ የወላይታ ሶዶ ትበርዳለች እንጂ ወደ ታች ወደ ማለት ወደ ዋህዱ አካባቢ ያለው አየር ኮንዲሽን ተስማሚ ነው ለኔ ለምን? አይበርድምም ትንሽ ሞቅ ፈካ ያለ ነው እንትን ሰው ሲሆን ይመረጣል

ስሜትህን በፊትህ ላይ ታሳያለህ ለተባለው ጥያቄ? ስሜት አንዳንዴ ስናደድ በፊቴ ላይ ይታያል ደስታ ሲሆን ደስታ ሲሆን ፍክት ብሎ ደግሞ ትንሽ ንዴት ነገር ስኖር የሆነ ኮስተር ብዬ ነው የማሳየው። ይሄ በርግጥ ጥሩ አይደለም ሰው ይገምታል ማለት ነው። ይሄ ሰውዬ ደስተኛ ነው ዛሬ ወይስ ወይስ የተከፋ ነው የሚለውን በግልጽ ፊቴን አይቶ ያነባል። እንደዚህ አይነት ሰውም አሁን አልነበረብኝም። መሆኑ ጥሩ አይደለም። ግን እኔ እንደዛ ነው። ምን ሆኖ ፊቴ ላይ ይታያል ስሜቴ ማለት ነው። ዝም ብዬ ደስተኛ ለመሆን እሞክራለሁ አንዳንዴ አንዳንዴ ደግሞ እንትንም ለመሆን እሞክራለሁ። አይደለም

በደውቄ መፈጨት ታውቃለህ የተባለውን ጥያቄ በደውቄ የመፈጨቱን ብዙም አላውቅም ለምን? በደዉቄ የሚፈጩ ብዙ ጊዜ ሴቶች ናቸው። እና ወንዶች እንደዛ አይፈጩም ነበር በባህላችን በዚህ ምክንያት በፈጭ በርግጥ ጥቅሙ ለራሴ ነበር ነገር ግን ይሄንን ነገር አልሞከርኩትም ያልሞከርኩትም ደግሞ ሞክሬያለሁ ከማለት ያልሞከርኩትን አልሞከርኩም ቢል ይሻለኛል ማለት ነው። እና እንደዛ ነውና አሁን አሁን ግን በደውቅ መፈጨትም እየቀየረ ስለመጣ ጥሩ ነው። ጥሩ ጎን አለው ብዬ ተስፋ አደርጋለሁ።

የቪዲዮ ጥሪ ታደርጋለህ ለተባለው ጥያቄ የኔን ጥያቄ በድግሞሽ የይመጣ እሚመስለኝ ግን ቪዲዮ ጥሪ። አደርጋለሁ አንዳንዴ ማለት ነው። አሁን ብዙ ጊዜ ሳይሆን አንዳንዴ ያውም ሰርጎች ሲኖሩ። አንዳንዴ ማስታወቂያ ግዴታ ሲሆኑ የእንደምሳሌ አንዳንድ ይሄ ገቢ ማሰባሰቢያዎች ሂደቶች ላይ ይሄን ደግሞ የሆነ የትምህርት ቤቶች ምናምን ሲከፈቱ። መስተዋወቂያ ስራ ላይ ምናምን አንደዛ እደርጋለሁ

ዋና ሀላፊነቶች ምንድን ናቸው ለሚለው ጥያቄ የኔ ዋና ሀላፊነት ምንድነው? አንደኛ ስራውን በአግባቡ መወጣት ሁለተኛ ደግሞ ቤተሰቦችን ማስተዳደር መምራት። ደግሞ ስራ ቦታ ላይ ከስሬ ላሉ ባለሙያዎች። መመሪያ ማውረድ ስራ ስኬጁል ማውጣት። ደግሞ ግብረ መልሱን ለሌላኛው አለቃ መላክ። ይሄንን የመሳሰሉት ነገሮች ናቸው። ከዚህ ውጪ ያለ ሀላፊነት ምንድነው? ራሴን በራሴ ከሱስ ነፃ አድርጌ የመያዝ ሀላፊነት አለብኝ

ምግቢን በሌሎች ማካፈል ትወዳለህ የተባለው ጥያቄ ያው ምግብን ተካፍሎ መብላት የኛ ኢትዮጵያዊነት ነው ባህላችንም እንዲሁም እምነታችንም ይሄ ነው። ተካፍለን መብላትን ነው። እና ያለውን ነገር ተካፍለን ሁሉም እንዳይረበው አንዱ ጠግቦ አንዱ በባዶ ሆድ መመላለስ ስለሌለበት ሁላችንም ያለንም ተካፍለን የምንበላ ህዝቦች ነን። እና ምግብ ተካፍሎ መብላት ነጻነት ይሰማል ውስጣዊ ሰላም ውስጣዊ ደስታ ስለሚሰማ። አዎ እንደዚህ አይነት ተግባር

ገመድ መጠቀም ታውቃለህ የሚለውን ጥያቄ ገመድ አዎ እጠቀማለሁ ልብስ ለመስቀል። አንዳንድ ነገሮችን ለማሰር ገመድ ይጠቀማል ከብቶችም የሚታሰረው በገመድ ነው። ደግሞ ይሄ ህንፃ ህንፃ መሳሪያ ተብሎ ለምሳሌ አንዳንድ ዋሃሊኮቹን ለማየት ኢስቲሬት ሆሪዞንታል አላይመንት የሚባሉትን ለማስተካከል በገመድ ነው የሚጠቀመው ማለት ነው። ገመድ ብዙ ጥቅም አለው የሚሰራው። በአፍሪካ ቅቃጫ ይመስለኛል

በምንጣፍ ላይ ትቀመጣለህ ለሚለው ጥያቄ በምንጣፍ ላይ መቀመጥ ጥሩ ነው ግን ምንጣፍ ላይ አሁን አሁን እየተቀረ ያለ ፍሺን ነው። ሰው በምንጣፍ ላይ መቀመጥ ለምን ሰው በወንበር እየተቀመጠ ነው ምንጣፍ ላይ መቀመጥ በርግጥ ነጻነት ይሰማል። ሙሉ ሰውነቴ መሬት ነክቶ ስለሚቀመጥ በቃ እረፍት ይሰማል ማለት ነው። ግን ምንጣፍ ላይ የተቀመጠን አይደለም አሁን አንዳንዴ ያውም ለስግደት ሲሆን የዛሬው ሚሹን ባሞር ይስጣቸዋል

የቀረ ምግብ ትበላለህ የቀረ ምግብ እኔ አልበላም የቀረ ምግብ ማለት? እንዴት አልገባኝም አጠያየቁ የቀረ ነው። አንዳንዴ አሟሙቀን ትኩስ አድርገህ ቢትበላ ችግር የለውም። ግን ካልሆነ የቀረ ምግብ መብላት በሽታ ሊያስከትል ይችላል ማለት ነው። ለምን ይሄ ታይፖድ የሚያመጡ ማይክሮ ኦርጋኒዝሞች እዛ ውስጥ ይሆኑና ምን ያደርጋሉ? ያባክናሉ ማለት ነው በዚህን ሰዓት ለተለያዩ በሽታዎች ልትጋለጥ ትችላለህ። ለዛ በተቻለ ሁኔታ አሁን ሰርተህ አሁን መብላት ካልሆነ ደግሞ አሟሙቀ መብላት ነው። እንጂ እንዲሁ አንስቶ ያደረውን ምግብ የቀረውን የቆየውን ምግብ መብላት በራሱ ጥሩ አይመጣም። ስለዚህ እኔ አልበላም